ጠማኝ ማለት ደግሞ እንግዲህ የሰው ልጅ ሲኖር የሚጠጣው ነገር አለ የሚጠጣው አይነት ሊለያይ ይችላል ውሃም ሊሆን ይችላል፥ ጠላም ሊሆን ይችላል ፥ቢራም ሊሆን ይችላል፥ ውስኪ እንደዚህ በቃ የሚጠጡ ፈሳሽ ነገር እንደ አጥሚት አይነት ነገር ሊሆን ይችላል ፈሳሽ ነገር የሆኑ ነገሮችን እስከተጠቀመ ድረስ የሰው ልጅ ይጠመዋል። የሚጠማበት ብዙ አይነት መንገድ አለው። በአብዛኛው በጣም በስራ ላይ የሚያሳልፍ ከሆነ ፥ሩቅ መንገድ በእግሩም ሆነ በመኪና የሚሄድ ከሆነ ደግሞ በቃ እንደዚህ ፀሀያማ አካባቢዎች ላይ በጣም በሃይለኛው የሚቆይ ተሆነ መጥማት ያጋጥመዋል። ምክንያቱም የሰውነት መሞቅ አለ በአጠቃላይ ሰውነታችን ይግላል ብዙ አይነት ከውስጥም ስሜት አለ ከላይ ደግሞ ፀሀዩ ይሄ ይሄ ሲባል የሰው ልጅ ይጠሙዋል። እና ያንን ጽም ጥሙን ለማስታገስ የምንጠቀመው ነው። ጠማኝ የምንለው ውሃ ጠማኝ ልንል እንችላለን አብዛኛውን ጊዜ ይሄ ፀሀያማ ወይም ሙቀታማ ሲሆን ነው። በክረምት ብዙም ጥማት አይታይም ወይም አይጠማም ምክንያቱም ሰውነታችን ስለማይሞቅ ግን በበጋ ወይም እንደዚህ ድርቅ በሆነበት ሰዓት ሀይለኛ ፀሀይ ይኖራል ያለ መሬቱ መሬቱ ሞቃት ነው፥ ፀሀዩ አለ ብዙ መንገድ በተጓዝን ቁጥር ሀይለኛ ሙቀት አለ እሱ እሱ ሲደራረብ ጠማኝ

ፕሮግራም ማለት ደግሞ እንግዲህ የሆነ ስብሰባም ሊሆን ይችላል፣ የሆነ በቃ እቅድ ማቀድ ሰዎች የሆነ ነገር ለመስራት ሲያስቡ ለዛ አቅድ ሳምንት ሲቀረው፣ ወይም ወር ሲቀረው፣ አመት ሲቀረውም ሊሆን ይችላል፤ የሚታቀድ፣ የሚያዝ ሰዓት፣ ቀጠሮ የሚደረግለት፣ በዚህ ሰዓት ተጀምሮ በዚህ፣ በዚህ ሰዓት ማለቅ አለበት እየተባለ ራሱን የቻለ እቅድ የሚታቀድለት ፕሮግራም ይባላል። ብዙ አይነት ፕሮግራሞች አሉ። የስብሰባ ፕሮግራም ሊሆን ይችላል፣ አንድ መስሪያ ቤት ላይ በዚህ ሰዓት መሰብሰብ አለብን፣ ይህንን ፕሮግራም መያዝ አለብን ብሎ ፕሮግራም ሊያደርግ ይችላል። ሌላው ደግሞ ባልና ሚስት የሰርጋቸውን ቀን፣ የዛሬ ወር ወይም የዛሬው ሁለት ሳምንት ማድረግ አለብን፤ በዚህ በዚህ ቀን ሰርጉ መሆን አለበት ተብሎ የሚያዝ ፕሮግራም አለ። ሌላው እንደዚሁ ባዓላት አሉ። ራሱን የቻለ የልደት ቀን ሊሆን ይችላል ወይም በእምነት ደረጃ ያሉ በዓላት በሚከበሩበት ጊዜ የሚያዝ ራሱ የቻለ እቅድ አለ። ለምሳሌ አዲስ አመት ሲገባ ሁሉም ቤት የሆነ እርድ፣ የሆነ ፕሮግራም ይደረጋል። እንደየአቅሙ፣ እንደየቤቱ የሚያደርገው ነገር አለ። የሚያደርገው፣ የሚፈጽመው ነገር አለ። እና ለዛ ለሚፈጸመው ነገር የሚዘጋጀው ዝግጅት፣ የሚደረገው ነገር የተለያዩ ነገሮች ይደረጋሉ። ያ ነው ፕሮግራም የሚባለው። እንደ አጠቃላይ ፕሮግራም ስንል የምናደርገው ድርጊት ወይም የሚደረገው ነገር ከመድረሱ በፊት እቅድ ይዞ ያንን በእቅድ ሁኔታ፣ በሰአቱ፣ በጊዜው በሚያስፈልገው መጠን ልክ፣ በቅዱ መሰረት ማድረግ ማለት ነው ፕሮግራም ማለት።

ነገ ማለት ደግሞ እንግዲህ አንድ ቃል ናት ነገ ሲባል ዛሬ እየኖርን ነው ቀጣዩ ቀን ነገ ይባላል ይኸው ነገ እንበል እንጂ። ዛሬ ማለት ነው የዛሬው ነገ አሁን የነገው ነገ ስንል ነው ግን ዛሬ መሆኑ አይቀርም። አብዛኞቻችን እየተበላን ያለ እየተጎዳን ያለ ነገ አደርገዋለሁ ነገ አንብ አለው ነገ እሰራዋለሁ ነገ እሄዳለሁ ነገ እንደዚህ አደርጋለሁ እያልን የነገ እየተውን ነው። እየተበላን ነው ያለህ ግን ነገ ማለት ዛሬ መሆኑን መረዳት ያስፈልገናል እንደ ሰው ብዬ አስባለሁ። ምክንያቱም ለነገ የሚባል ስራ ለነገ የሚባል እቅድ ለነገ የሚባል የሆነ ድርጊት በጣም ጉዳት አለው። ምክንያቱም ነገን ነገ እየተካ ቀኖች እየተፈራረቁ እያለቁ እያለቁ ስለሚሄዱ። ነገ የሚለውን በዛሬ መተካት አለብን ብዬ አስባለሁ። ግን ነገ ማለት ዛሬ እያለን የነገ ቀን ነገ ይባላል ወይም ቀጣዩ ቀጣዩ ቀን ነገ ይባላል። እንደዚህ ማለት ነው ነገ

ፊት ማለት እንግዲህ ደግሞ በተፈጥሮ የሚሰጥ ከፈጣሪ የተሰጠን የሰዎች ቅርጽ ነው። ፊት የሚባል። የሰዎች መለያ ጥቁር ነው ነጭ ነው ቀይ ነው እየተባለ የሚለይበት ራሱን የቻለ የፊት ቀለማት አሉ። ብዙ አይነት ነው ፊታችን ፊት ሲባል አንዱ ከአንዱ የተለያየ ነው። አብዛኛው ፊት ስናይ አብዛኛው ሳይሆን ሙሉ በሙሉ የተለያየ ነው። ተገኘ ቢባል በአለም አንድ አይነት ሰዎች ሰባት ሊገኝ ይችላል ተብሎ ይታሰባል በጥናት ነው። ፊታቸው አንድ አይነት የሆነ ወይም የሚመሳል ሰዎች ይገኛሉ ተብሎ ይታሰባል። ግን ፊት ስንል እንደ አጠቃላይ ጥቁር አለ። ነጭ አለ ጠይም አለ። ቀይ አለ እንደዚህ አይነት ናቸው። እና አብዛኛውን ጊዜ የአፍሪካ ህዝቦች ጥቁር ናቸው። ቀለማቸው ጥቁር ነው ተብሎ ይታሰባል ፈረንጆች ደግሞ ነጭ ናቸው ነው የሚባለው በቀለም። ፊት ስናይ ደግሞ የፊት ረጅም ፊት ያለ አለ። አጠር ያለ አለ ፊት አለ በጣም ትንሽዬ ፊት አለ። እንደየፊቱ እንደየቅርፁ ይለያያል

እናት ማለት ደግሞ በጣም በቃ እናት ማለት አገር ማለት ናት። የሁሉ እናት የሁሉ ሀገር በቃ እናት በተፈጥሮ ፈጣሪ ያደላት ሩህሩህ ቻይ ሁሉን ታጋሽ በቃ የዋህ በነገራችን ላይ እናትን ለመግለጽ ይከብዳል። ምክንያቱም እነሱ ላይ ያለው የስራ ጫና ምን ያህል ሀላፊነት እንደሚወጡ ምን ያህል ቻይ እንደሆኑ ለመናገር በጣም ይከብዳል። በነገራችን ላይ። ብዙ ነገር ነው የሚያሳልፉ ብዙ ነገር ነው ስራ ጫና ያለባቸው። እና እናት ስትጀምር መግለጫ ቃል የለውም። እውነት ለመናገር ግን እንዳጠቃላይ ስናብራራው እናት ማለት። ሚስትም ናት እናትም ናት ልጅም ናት እህትም ናት በቃ ብዙ ነገር ብዙ ነገር ማድረግ የሚችሉ ናቸው። እናት ማለት ግን እንደ አጠቃላይ ስናይ እናት ማለት አንዱን ዳግብታ ወልዳ ልጆችን እያሳደገች የምትኖር ልክ በጥሩ እናት ያደጉ ልጆች ሀገርን የመገንባት አቅም አላቸው። ምክንያቱም በጣም ጥሩ ነገር ነው የሰበኩ የሚያሳድጉ አስተዳደግ እንዴት የሰው ፍቅር እንደሚኖርህ በደንብ ስለሆነ የሚያስተምሩ እናቶች። በጣም ጥሩ ነው ብዬ አስባለሁ። እናቶች በአለማችን እንደ አለም መበረታታት አለባቸው። ምክንያቱም ሀገር የተማረች ለማድረግ ሴቶች መማር አለባቸው የሚባለው በጣም ጥሩ ነው። ምክንያቱም የተማሩ ሴቶች ልጆችን የሚያሳድጉ ከሆነ እንዴት ማሳደግ እንዳለባቸው እንዴት አድርገው መማር እንዳለባቸው ምን አይነት ምግብ ራሱ መመገብ እንዳለባቸው በደንብ ስለሚያውቁ ቀድሞ እናቶች ቢማሩ በጣም ጥሩ ነው የሚለው ነው

አውቶቢስ ማለት ደግሞ እንግዲህ በከተማም ሊሆንበት በገጠርም ሰዎች ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱበት ረዘም ያለ ወይም ብዙ ሰዎችን ሊይዝ የሚችል በአንድ ጊዜ ብዙ ሰዎችን ብዙ እቃዎችን ይዘንበት ልንቀሳቀስበት የምንችለው ከአንድ ቦታ ወደ አንድ ቦታ ከአንድ ከተማ ወደ አንድ ከተማ ከአንድ ሀገር ወደ አንድ ሀገር ልንቀሳቀስበት የምንችለው ነው። አውቶቡስ ማለት በጣም ጠቅላላ ነገር ነው። ምክንያቱም ጊዜያችንን ይቆጥባል። ብዙ እቃዎችን በሰው ከማመላለስ ወይም በባህላዊ መጓጓዦች ከምናጓጉዝ አንድ ጊዜ በአውቶቢስ ብዙ ሰዎችን ይዘን መሄድ እንችላለን። እና ይሄ በጣም ጥቅም አለው። ዋነኛው ግን የሰው ልጅ ጊዜውን ይቆጥባል። ድካሙን ይቆጥባል። ለዝለዚ ነው አብዛኛውን ጊዜ የሚያገለግለው አውቶቢስ ማለት። እና እንደ አጠቃላይ አሁን በከተማችን በጣም በሃይለኛው ነው አውቶቡስ እየተጠቀምን ያለን። ምክንያቱም በትራንስ በ በመጓዝ በመኪና የሚሄደው ሰው በጣም ስለጨመረ እሱን ለመከላከል ብዙ ባሶችን እየተጠቀምን ነው ያለን እንደ አዲስ አበባ አሁን ስንሄድ

ዋጋ ማለት ደግሞ እንግዲህ የሰውም የቁስም የተለያዩ የእንስሳት ሁሉ ዋጋ አለው። እና ዋጋ ሲባል በብር የሚተመን ወይም አሁን በቀደሙ በኢትዮጵያ በጨው የመለዋወጥ በጨው ነበር ዋጋን የሚለኩት አሁን ግን በ ብር ሆነ በ ብር ነው የሚለካ። ያው በአብዛኛው ዋጋ ሲባል የቁሳቁስ ነገሮች ነው ዋጋ የሚታወቀው ለምሳሌ እንደዚህ አሁን እንደ ልብስ ሊሆን ይችላል የምግብ ሊሆን ይችላል። የተለያዩ ዋጋዎች አሉ የሰውም ዋጋ አለው የሰውም ዋጋ ሊያመጣ ይችላል። እንደዚህ ስል ምን ማለቴ ነው። አሁን ለምሳሌ በሰው ላይ አንድ መኪና የሆነ አደጋ ቢያደርስ ለዛ ሰውዬ ይሄን ያህል ዋጋ ክፈል ተብሎ ሊተመን ይችላል እና እንደ አጠቃላይ ዋጋ ማለት በ ብር ተምነን በብር ለክተን ይሄን ያህል ብር ይሄን ያህል ዋጋ ክፈል የምንበባልበት የመተመኛ ሁኔታ ነው። ዋጋ ሲባል። የቁሳቁስ ዋጋ አለ የልብስ የእንጨት የስሚንቶ የተለያዩ የምግብ የፍራፍሬ የአትክልት የእንደዚህ አይነቶች ዋጋቸው አለ እንደየመጠኑ አምስት ብር አስር ብር አስራ አምስት ብር ሃያ ብር መቶ ብር አንድ ሺህ ብርም ሁለት ሺህ ብርም እያልን የምንመዝናቸው የተለያዩ ቁሳቁሶች አሉ። እንስሳም እንደዛው ነው አሁን ከብትን ብንወስድ ሃምሳ ሺህ ብር ስልሳ ሺህ ብር ሰማንያ ሺህ ብር እየተባለ እየተተመነ የሚሸጥበት ዋጋ ይሄ ዋጋ ይባላል የሚሸጥበት ብር ዋጋ እንለዋለን ይሄ ማለት ነው። እና ዋጋ ማለት ይሄን ይመስላል የትላልቆች ሌሰንደር ደግሞ የመኪና ዋጋ አለ የቤት ዋጋ አለው የመሬት ዋጋ አለ እነዚህ ደግሞ በሚሊየን በቢሊየን የሚገመቱ የዋጋ አይነቶች ናቸው

ልምድ ማለት ደግሞ እንግዲህ የሰው ልጅ ስራ ይሰራል እስከኖረ ድረስ፣ እስከተንቀሳቀሰ ድረስ፣ በህይወት እስካለ ድረስ ግዴታ የሰው ልጅ መስራት አለበት ምክንያቱም የሰው ልጅ ለማደር ለመዋል ለመሰንበት ስየል መብላት አለበት ይሄ በፈጣሪ የተሰጠው ስጦታ ነው በቃ በልቶ ማደር አለበት ስለዚህ ግዴታ ሰው ልጅ ይሰራል እና ምንም ይሁን ምንም አይነት ስራ ይሁን ጥሩም ይሁን ከባድም ይሁን ቀላልም ይሁን በጣም አስቸጋሪም ይሁን የሰው ልጅ ስራ ይሰራል። ያው በሚሰራ ስራ ጊዜ እየቆየ እዛው ስራው ላይ በቆየበት ጊዜ፣ እዛው ስራው ላይ በሚያካሂደው ጊዜ፣ ያለው የስራ ልምድ አንድ አመትም ሊሆን ይችላል፣ ሁለት አመትም ሊሰራ ይችላል፣ ሶስት አመትም ከዛም በላይ ሊሰራ ይችላል ልክ እዛ ስራ ላይ እየቆየ ከሚያደርገው የልምዱን እይታ ከሚያካፍለው ከሰዎች ላይ ከሚካፈለው ከሰዎች ልምድ ላይ ያለው ሁኔታ ነው ልምድ የሚባል ለምሳሌ አንድ የባንክ ሰራተኛ አምስት አመት ባንክ ላይ ቢሰራ የአምስት አመት ልምድ አለው እንላለን፣ ሁለት አመት ባንክ ላይ ቢሰራ ሁለት አመት የባንክ ልምድ አለው እንላለን፣ ምክንያቱም ልምድ ካላቸው ሰዎች ጋር አብሮ ኖሮ እሱም ልምድ ያለው ስለሆነ ልምድ ማለት ይሄ ነው በቃ ሌስትሮ የሚስራ ሌስትሮ ላይ ሁለት አመት የሰራ ሌስትሮ ይሄ የሁለት አመት የሌስትሮ ልምድ አለው። ይችላል ይባላል ዞሮ ምንም ስራ ይሁን ምንም ስራ እዛ ስራ ላይ እስከቆየ ድረስ፣ እዛ ስራ ላይ ጊዜውን እስከታሳለፈ ድረስ፣ እዛ ስራ ላይ እድሜውን አመታቶችን እስካሳለፈ ድረስ፣ ያ ሰው ልምድ አለው ይባላል፤ ምክንያቱም እዛ በቆየ ቁጥር ስራውን ደጋግሞ በሰራ ቁጥር በቃ አብዛኛውን ጊዜያን ስራ በሰራ ቁጥር የሚወስደው ልምድ አለ በአእምሮ በጥበብ የሚያዳብረው ነገር አለ፣ በጥበብም በብልሃትም የሚያዳብረው ነገር ስላለ ያ ነው ልምድ ማለት እንግዲህ እኔ እንደኔ እይታ ልምድ ሲባል ይሄ ነው።

መታጠቢያ ማለት ደግሞ እንግዲህ ሰዎች ሲሰሩም ሆነ በቃ ሲኖሩ የተለያዩ ነገር ይነካሉ በእጃቸውም በእግራችንም ሊሆን ይችላል የምንነካው ነገር አለ የዚያን ጊዜ ያንን የነካንን ነገር ያቆሸሽንን ነገር የምንታጣበት እቃ መታጠቢያ ይባላል። ወይም ራሱ ሰውነታችንን ከሙቀት የተነሳ ከተለያዩ ነገሮች የተነሳ ሰውነታችን ሊቆሽሽ ስለሚችል ያንን የቆሸሸው ገላችንን የቆሸሸ ሰውነታችንን ለማስወገድ ወይም ለማስከላት ለመቅላት የምንታጠብበት እቃ መታጠቢያ እንለዋለን። እንደ አሁን እንደ ከተማ ስንሄድ ራሱን የቻለ የመታጠቢ አይነቶች አሉ ዘመናዊ መታጠቢ አሉ። ቤት ስር የገላሃን ምትታጠብበት እዚያው እንደ ገንዳ የምትወኝበት ብዙ ነገር በቃ እግርህን ፊትህን ብቻ የምትታጠብበት የሞቀ ቀዝቃዛ እየተባለ የየራሱ እሆ የተለያየ የመታጠቢያ አይነቶች አሉ ዘርፈ ብዙ መታጠቢዎች አሉ። እንደ ከተማ ስንሄድ ገጠር ላይ ደግሞ መታጠቢያ የምንላቸው በአብዛኛው ድንገይ ጠፍጣፋ ድንገይ ያለበት ውሃ ላይ ሄደ እግራችንን ራሳችንን የምንታጠብበት የምን ዋኝተን የምንታጠብበት ባህላዊ የመታጠቢያ ዘዴ አለ። ገጠር ላይ ስንሄድ ቤት ውስጥ ግን ሳፋ እጅ መታጠብ አለ በጆክ እየተደረገ እጃችንን እግራችንን የምንታጠብበት ቤት ውስጥ የሚገኝ እቃ ወይም ቁስ ይባላል። ይሄ መታጠቢያ ይሄንን ይመስላል ብዙ አይነት አሉ የመታጠቢያ አይነቶች ዘመናዊውም ባህላዊውም። ሀገር ቤት ስንሄድ አሁን ሌላ አለ ይሄ መታጠቢያ የሚባል የገንዳ ወይም ከጣውላ የሚሰራ መታጠቢያ ገበታ እንለዋለን ዋና ስሙ ገበታ ይባላል ከእንጨት ነው የሚሰራው። ከበድ ያለ ነው ግን በቃ አይሰበርም ብዙ አመት ያገለግላል። በጣም ጥሩ ነው። ይሄ ምንድን ይባላል? ገበታ እንለዋለን።

ደንበኛ ማለት እንግዲህ በተለያዩ አገልግሎቶች ላይ ሊሆን ይችላል የሆነ ምርት በመሸጥ ሊሆን ይችላል ዞሮ በመሸጥና በመግዛት ላይ ያለ አንዱ በተቀባይና በተቀባይ በሰጪ ላይ ያለ ተቀባይ ወይም ሰጪ በዚህ መካከል ላይ ያለ ነው። ደንበኛ ማለት እና አሁን ለምሳሌ ሻጭና ገዢ እንበል ሻጭ ለሻጭው ገዢዎች ምኖች ነው ምኖች ናቸው ደንበኛ ናቸው። አገልግሎት ለሚሰጠው አገልግሎት ተጠቃሚው ደንበኛ ነው። ለአገልግሎት ሰጪው ይሄን ይመስላል ደንበኛ በብዙ አይነት መንገድ ሊገለጽ ይችላል። ጥሩ አይነት ደንበኛ አለ መጥፎ ደንበኛ አለ። ጥሩ የምናላቸው ታማኝ የሚፈልጉት ትምህርት ወስደው በሚቀጥለውም ያንን የሚፈልጉትን ምርት ብቻ መጥተው የሚወስዱት ሌላ የማይጭበረበሩ በዋጋ ሌላ ላይ ሄደው እዚህ መጥተው የማይጎዱ ታማኝ የሆኑ ደንበኛ ወይም ዛሬ አስከፍቶኛል ይሄ ብሎ ወደ ሌላ ቦታ የማይሄዱ በታማኝነት የሚ ሁሌ የሚጠቀሙ ናቸው። ደንበኛ ደንበኛ ለመያዝ በጣም ዘርፈ ብዙ መንገዶች አሉ። ለምሳሌ ደንበኛ ለደንበኞች ምቾት መስጠት መቀመጥ ካለባቸው መቀመጥ ደነኛ ምርት መስጠት አለብን ምክንያቱም አንዴ የተበላሸ ምርት ከሰጠን ወይም አንዴ የተበላሸ አገልግሎት የምንሰጣቸው ከሆነ ከዛ በኋላ የተበላሸ ነው ብለው ስለሚያስቡ ለደንበኞቻችንም በጣም በመጨነቅ ጥሩ ነገር ለማቅረብ መሞከር። መንከባከብ ሌላው አንድ ደንበኛ ሲመጣ እሱ ደግሞ ዘመድ አዝማዱን ወንድም አክስቱን አጎቶቹን ጨርሶ እንዲያመጣቸው እሱን በፍቅር መያዝ። እሱን ጥሩ ከያዝነው አይ እዛ ወዲያ እኮ ጥሩ የሚሸጥ አለ ይሄን ምርት የሚሸጥ ጥሩ ሰውየ አለ እዛ ሄዳችሁ ግዙ እያለ ሌሎችንም ሰው እንዲሰድ ማድረግ አለብን።

መብላት ይላል እንግዲህ የሰው ልጅም መንስሳትም ሁሉም ነገር ይኸው እስከኖረ ድረስ ይበላል ይመገባል ማለት ነው። ለመኖር ግዴታ መብላት ስላለበት ለምሳሌ ሰው ስንወስድ በቀን ሶስት ጊዜ አራት ጊዜ ይበላል ግዴታ ነው። እስከተነፈሰ ድረስ ህይወት እስካለች ድረስ የሰው ልጅ ግዴታ መመገብ አለበት። ምግቡ ሊለያይ ይችላል። አንዱ እንጀራ ሲበላ አንዱ ሩዝ ሊበላ ይችላል። አንዱ ጥሬ ሊበላ ይችላል፣ አንዱ የሚጠጣ ብቻ በልጥ ጠጥቶ ትንሽዬ የሚበላ ሊበላ ይችላል ያመጋገቡ ወይም ያበላሉ ሁኔታ ሊለያይ ይችላል እንጂ ሁሉም ሰው በልቶ ያድራል። እንስሳቶችም የው ናቸው፣ በእንስሳትም የዱር አዋራዊትም ስናይ ሁሉም ህይወት ያለው ነገር ሁሉ ይበላል ወይ ይመገባል። ሁሉም ይበላል። መብላት ሲባል ለዝነው እሳቶችም ይበላሉ ሳርም ይበለው ሳር የድሮ አራዊትም ሳርም ይበለው ሳር ይበላል ስጋ የሚበላው ስጋ ይበላል እና ሁሉም እንደ እየተፈጥሮ ይበላል ለማደር ለመዋል ሲል ለምሳሌ የቤት እንስሳዎችን ስንወስድ ስጋ የሚበሉ አለ ሳር የሚበሉ አለ ከብት፣ እላም፣ በግ ምና ስንወስድ ሳር የሚበሉ ወይም እዚህ አረንጓዴ ውጤቶችን የሚመገቡ ናቸው። እነዚህም ማለት ነው። ስጋ የሚበሉ ከቤት እንስሳ ደግሞ አሉ ውሻ፣ ድመት እነዚህ ስጋን ይበላሉ ወይም ይመገባሉ ማለት ነው። የተለያየ መብል አለ መብላት ሲባል የእንስሳቶች የራሳቸው ያመጋገብ ያበላል ሂደት አለ ይሄ ብቻ ነው የሚበሉ ሰዎች ደግሞ ስንበላኝ ያ ሰዎች ስንበላ ደግሞ ራሱን የቻለብሃል ወግ ማዕረግ ቀኖና ዶግመና ያለን ነን ያመጋገባችን ለምሳሌ በገጠር አካባቢ ስንሄድ የምንበለው ያበላላችን ሁኔታ ስምንትም ሰባትም እንሁን ስድስትም እንሁን ሰብሰብ ብለን ህክም ብለን በአንድ ቦታ ሆነን ነው የምንመገበው። በአንድ ማድ ወይም በአንድ ሞሰብ ስብስብ ብለን ነው የምንመገብ የሚያስደስት የምንበለው ከተማ ላይ ደግሞ ስንመጣ ዘመናዊ እየተባለ ወይም አዲስ ፋሽን እየተባለ በሳህን፣ በሳህኔ የየብቻው ቁርጥ፣ ቁርጥ ተደርጎ እንጀራ ይበላል እና የራሱን የቻለ የመብላ አይነት አለ ማለት ነውኀ።

በጣም ከሚያስደስቱ ቃሎች ውስጥ አመሰግናለሁ የሚል ቃል ነው። ምንም ይደረግልህ ምንም አይደረግልህ። ግን ለዛ ሰው ለሌላው ሰው አመሰግናለሁ ብሎ መለየትን። ትልቅ መለየትን ትልቅ ከዚህ የበለጠ ትልቅ ነገር የለም። ሰዎች ትልቅ ነገርም ሊያደርጉልን ይችላሉ ትንሽ ነገርም ሊያደርጉልን ይችላሉ። አመሰግናለሁ ብሎ ማለፍ በጣም የሚያስደስት የሚያስገርምም የሚያስደንቅ ነገር ነው። በነገራችን ላይ ደስታን የሚሰጥ ለተመስጋኙ ደግሞ ሞራል ወይም የሆነ በቃ የመነሳሳት ጥሩ ስሜት እንዲሰማው የማድረግ እድል ስለሚኖረው። አመሰግናለሁ ማለት በጣም ጥሩ ነው። ለምሳሌ አንዱን ሽማግሌ አንድ ወጣት የሆነ እቃ ቢሸከምለት። የሆነ ነገር ይዞለት ቢሄድ የሆነ መንገድ ቢያሳየው። አመሰግናለሁ ካለ ያ ሰውዬ ከመረቀው። ለዛ ልጅ በጣም ሀይለኛ በረከት ነው በህይወቱ በዘመኑ ላይ ሀይለኛ በረከት ስለሚያጋጥመው። እና አመሰግናለሁ መባል በጣም ትልቅ ነገር ነው። ከብር በላይ ስጦታ። እንደ ተቃራይ አመሰግናለሁ ማለት። ሰዎች ለተደረገላቸው ነገር ላገኙት አገልግሎት ለሰጣቸው ነገር ምላሽ በምስጋና ሲመልሱ ነው። ፈጣሪ ስጥልን እግዚአብሔር ይስጥልን እናመሰግናለን ብለው። በደንብ በቃ ተብር የበለጠ ስጦታ የሚሰጡ ሽማግሌዎች አባወራዎች ቄሶች አሉን። በዚች እንግዲህ በተቀደሰች ሀገር በኢትዮጵያ እንዲሁም በአለም ደረጃ። እንዲህ አይነት አመስጋኝ ሰዎች አለ። ሴቶችም ወንዶችም ሌት ከቀን የሚያመሰግኑ ፈጣሪያቸውንም ተጎናቸው ያለውንም ሰው በዙሪያቸው ያለውንም ሰው ሀገሩንም ሁሉን ነገር ለተቀን የሚያመሰግኑ ብዙ ደጋግ ሰዎች አሉን። በዛው ልክ ጥሩ ያልሆኑ ሰዎችም ብንኖርም። ግን በጣም በቃ በፈጣሪ የተባረኩ ፈጣሪን የተጠጉ ሁሌ የሚለምኑ ሁሌ የሚያመሰግኑ የተባረኩ ሰዎች አሉን። በአለም ደረጃ እግዚአብሔር የነሱን እድሜ የነሱን ህይወት የነሱን ነፍስ ያቆይልን። የማቱሳላን እድሜ ያድርግልን እነሱ እነሱ ናቸውና ጥላ ምክንያታችን ምስጋናቸው ይድረስ እንላለን እናመሰግናለን

ማስተካከያ ማለት ደግሞ እንግዲህ የተለያዩ ማስተካከያዎች አሉ። እንደ አጠቃላይ ማስተካከያ ሲባል አንድ ለተሰራ ነገር ወይም አንድ ለተደረገ ነገር ወይም አንድ ለተሰጠ አገልግሎት ነገር የሚደረግ ማስተካከያ ነው። ለምሳሌ የሆነ ቤት በፊት እንሰራለን። ያንን ከሰራን በኋላ እዚህ እዚህ ጎሏል እዚህ እዚህ ደግሞ ተመፀን በላይ ሆኗል። ይሄ ብሎኬቱ በጣም ደርጅቷል ስለዚህ ፋቅ ፋቅ መደረግ አለበት። እዚህ ላይ ደግሞ በጣም ስለ ጎደል ያለ ስለሆነ። መሞላት አለበት እየተባለ ከተሰራ በኋላ። አንድ አገልግሎት ከተሰጠ በኋላ የምንሰጠው የማስተካከያ ሁኔታ ነው። ለምሳሌ አንድ መኪና አሰራን እንበል ያ መኪና ቅርጡ ያለው መጠኑ ሁኔታ። የተወሰነ መዛነፍ ምናምን ካለ አይ በዚህ በዚህ በኩል መስተካከል አለበት። በዚህ በዚህ በኩል ደግሞ እንደዚህ ሆኗል ይሄንኛው እኮ ወደዚህ ዝቅ ብሏል። ከወደዚህ ከፍ ብሏል እያልን እያየን ሌተ ቀን እያየን የምናስተካክልበት መንገድ ማስተካከያ ይባላል። ብዙ አይነት ማስተካከያ አለው በነገራችን ላይ። ለምሳሌ የሰው ልጅ ወንድም ሊሆን ይችላል ሴትም ሊሆን ይችላል። ውበቱን የሚያስተካክልበት ወይም የውበቱን የሚጠብቅበት ሁኔታ ይሄ ማስተካከያ ነው። እኔ አሁን በወርም ሆነ በሁለት ሳምንት ፀጉሬን ስስተካከል ፀጉሬን ስቆረጥ ማስተካከል ወይም ተስተካከልኩ ይባላል። ተንጨብሮ የነበረው ጠጉር በጣም ጥሩ እንዲሆንልኝ እንዲያምርልኝ ብዬ ከተስተካከልኩት ይሄ ማስተካከል ነው። ሌላው አለባበስ ሱፋችን ሊሆን ይችላል ሱፍ ለብሰናል። ከለበስን በኋላ እንዴት ነኝ አምሮብኛል አላማረብኝም እያል? በሰው እያሳየንም ሊሆን ይችላል በመስታወት ላይም እያየን ሊሆን ይችላል። ግን ዞሮ በቃ አይቶ ወደዚህ መስተካከል አለበት ብለን የምናስተካክለው ነገር ማስተካከል ይባላል

ማዳመጥ ማዳመጥ ማለት እንግዲህ የሰው ልጅ ሁለት ጀሮ ተፈጥሮለታል አንድም አፍ ደግሞ ተፈጠረለት ብዙ እንዲያዳምጥ ትንሽ እንዲናገር ነው የፈጣሪ በመጽሐፍ ቅዱስ እንግዲህ የተናገረውም እንደዛ ነው በትንሽ መናገር ብዙ ማዳመጥ ፍሬ አለው ይላል ወይም የሆነ ጥሩ ውጤት አለው ብሎ ያስባል ፈጣሪያችን ያስባል ሳይሆን ነውም። እና ማዳመጥ ሲባል ሰዎች ሲናገሩ ሊሆን ይችላል። ሶሻል ሚዲያ ተጠቅመን ወይም ራዲዮ ቴሌቪዥን የተለያዩ ማህበራዊ ነገሮችን ተጠቅመን የምንሰማውን ነገር በጥሞና ማዳመጥ ማለት ነው ማዳመጥ። በዋናነት እናት አባቶቻችን ትልልቆቻችን ከእኛ ከፍ ከፍ ያሉ ሰዎች ሲናገሩን ሲመክሩን ሲገስጡን የማዳመጥ ሁኔታ ነው። ይሄ ማዳመጥ ማለት የዛን ጊዜ ትልልቆቻችን ሲመክሩን ሲገስጡን በደንብ ካዳመጥን ወደፊት ለምንሆነው ሁኔታ ወደፊት ለምናፈራው ፍሬ በጣም ውጤታማ ነው። የምንሆነው ምክንያቱም እነሱ የነገሩን ነገር ከልምዳቸው ካለፉበት ሁኔታ ከዚህ በፊት ወይኔ ባላደርገው ኖሮ ወይኔ ይሄንን አድርጌ ቢሆን ኖሮ የሚል ጸጸት ስላለባቸው ስለሚያውቁት በደንብ ካዳመጥናቸው በደንብ ከዘማናቸው እነሱ ያለፉበትን ጠጠት እኛ እኛን እንዳያገኘን የሚያደርግ እነሱ ይሄን ባላደርግ ኖሮ ብለው የተጠጠጡበትን ወይኔ ይሄን አድርጌ በሆነ ራሱ እስካሁን ጥሩ ህይወት ይኖረኝ ነበር ብሎ የተጠጠ የሚጸጸቱት የጸጸታቸውን ለእኛ ሲያካፍሉን በደምብ ካዳመጥናቸው ጥሩ ነገር እናፈራበታለን ማለት ነው። እና ይሄንን ይመስላል ማዳመጥ በጣም ጥቅም አለው ብዙ ከመናገር ይልቅ ብዙ ማዳመጥ በጣም ጥቅም እንዳለው አባቶቻችን ሁሌ በቤተክርስቲያንም ሲሰብኩ በሚዲያም ትልልቅ ሰዎች ምሁር የተማሩ ሊሂቃን ሰዎች ሲናገሩ ብዙ አዳምጡ ከመናገራችሁ ብለው ሁሌ ይሞክርናል እና የማዳመጥ ነገር ብዙ ነገር መናገር ይችላል የሚያዳምጥ ሰው ፍሬ አለው በቃ የሆነ ፍሬ ያፈራል። እኛ ያው ስንናገር ያወቅን ስለሚመስለን ወደ መናገሩ ይመታናል እንጂ ብዙ ባዳመጥነው ቁጥጥር ብዙ ፍሬዎችን እንደምናፈራ ልንገነዘበው ይገባል

ደረሰኝ ማለት እንግዲህ በነጋዴዎች ላይ ያለነው በሻጭና በገዢዎች መካከል የሚደረግ የሚሰጥ ደረሰኝ ነው። ሻጭው ለመሸጡ የሚሰጠው ደረሰኝ ነው። ነጋዴው ደግሞ ለመግዛቱ የሚቀበለው ደረሰኝ። አለ። ሌላ ደረሰኝ ሆቴል ላይ ሊሆን ይችላል። ባንክ ቤትም አለ። ባንክ ቤት ደግሞ ሰዎች ገንዘብ በሚያስገቡበት ጊዜ ላስገባው ገንዘብ ደረሰኝ ይሰጠዋል ምክንያቱም እዛ የሚመዘግበው ግለሰብ ነው ያ ግለሰብ ብሩን ተቀብሎ ሲስ እዛ ኮምፒውተር ላይ ካልመዘገበው ብሩ ገቢ ስለማይሆን። ስለዚህ ለዛ ማረጋገጫ ደረሰኝ እንቀበላለን ማለት ነው። ተባንክ ቤት ወጪ ስናደርግ ደግሞ ለሰጠው ሰውዬም ደረሰኝ ማዘጋጀቱ ጥሩ ነው። ለተ ለ ወጪ ያደረገው ሰውዬ መቀበሉ በጣም ጥሩ ነው ምክንያቱም አንደኛ መተማመን ይኖራል። ሁለተኛ እዛ የኮምፒውተር ነገር ነው ድንገት አልመዝግቦት እንደውም በዴንብ ሊረሳው ስለሚችል ግን ደረሰኝ ሲባል እስከመጨረሻው ድረስ ስለሚመዘግበው ለዛም ለዛም በጣም አስፈላጊ ነው። ሆቴል ላይ ደግሞ ደረሰኝ ይኸው ሜኖን ታያለህ ተሜኖ በኋላ ደግሞ የሚመጣ ራሱን የቻለ ደረሰኝ አለ። ሜኑ ላይ አሁን አንድ ምግብ አንድ መቶ አምሳ ብር ነው ካለ በኋላ ዋጎ ሲመጣ አንድ መቶ ስድሳ ብር ሊሆን ይችላል። ለዛ ማስረጃው ደረሰኝ ትቀበላለህ ለምን? ብዙ ሃምሳ ብለህ መቶ ስልሳ ትሸጥልኛለህ እሚል ሰጣ ገባ ላይ ከተጠቃሚውም ካስጠቃሚውም ላይ እንዳይመጣ ደረሰኝ ይሰጣል። ምክንያቱም አንድ መቶ አምሳ ይሄ ለመግቡ ነው አስር ደግሞ ባት ለመንግስት ትከፍላለህ። ይላል ያደረሰኝ ማለት ነው። ከዛ ያን አይተህ አምነህ ተስማምተህ ትከፍላለህ ማለት ነው። በነገራችን ላይ የዚህ ደረሰኝ ባቱ አሁን የሆቴሎች ባት ራሱ ሆቴሉ አይከፍልም። ተጠቃሚዎች ላይ ሶስተኛ ወገኖች ላይ ባት በመጣል ከዛ ነው የሚሰበስበው ማለት ነው። በጣም አትራፊ ናቸው። በነገራችን ላይ ግብር የሚባል ነገር ዘው ተጠቃሚ ስለሆነ የሚከፍለው እና ያ ባለሆቴሉ ተጠቃሚ ነው እንደ አጠቃላይ ስለዚህ ደረሰኝ ማለት ይሄ ነው አንዱ ገዢና ሻጩ የሚተማመንበት ሁኔታ ነው። ደርሰኝ የማለት

ክፍል ማለት እንግዲህ የተለያዩ ክፍሎች አሉ ቤት ውስጥ ያለ አልጋ ሊሆን ይችላል መታጠቢያ ክፍል ሊሆን ይችላል ሳሎን ክፍል ሊኖር ይችላል አልጋ ክፍል ሊኖር ይችላል የተናያዩ ክፍሎች ተከፋፍሎ አንድ ቤት ለሶስት ለአራት ለአምስት ተከፋፍሎ ያለ እሱ ክፍል ይባላል። በአብዛኛው ግን የሚታወቀው ክፍል ሲባል ትምህርት ቤት ያለ ከአንደኛ ክፍል ጀምሮ ልጅ ይችላል። ተ መዋለጻ ናት ጀምሮ ሊሆን ይችላል። ያለ ክፍል ሀ ክፍል ለ ክፍል ሀመሩ ሀ ክፍል መ እየተባለ ክፍል ሰ እየተባለ የሚቀጥል አለ። አሁን አንደኛ ሀመሩ ሀ ሁለተኛ ሀመሩ ሀ ሶስተኛ አመሩ እየተባለ ክፍሉ የሚለያይበት ሁኔታ አለ። ይሄ ነው ክፍል ሲባል ዞሮ እንደ አጠቃላይ ክፍል ሰንል አንድ ቤት። ለሶስት ለአራት ተከፋፍሎ የተለያየ የከብት መኖሪያ ሊሆን ይችላል የሰው መኖሪያ ሊሆን ይችላል የበጎች ለብቻ ሊሆን ይችላል የአህያና የፈረስ ለብቻ ሊሆን ይችላል። ያ ያ ተለያይቶ ተለያይቶ አንደኛው ክፍል ላይ ሁለተኛው ክፍል ላይ ሶስተኛው ክፍል ላይ የመኖር እንትን ነው ክፍል ማለት

ኮምፒውተር ማለት እንግዲህ በጣም በአሁኑ ጊዜ አስፈላጊ ጊዜውን የዋጀ ለጊዜው አብሮ የሚሄድ ነገር ቢሆን ካለው እቃ ኮምፒውተር ነው። ቆንጆ ቆንጆ ከሚባሉ ስልኮች በላይ የሚሰራ ኮምፒውተር ይባላል። ብዙ አይነት ጥቅሞች አሉት። በአሁኑ ጊዜ ይሄ ቴክኖሎጂ ባለበት ጊዜ በጣም ሀይለኛውን ሀይለኛውንም ቦታ ሀይለኛውን የስራ ሁኔታ የሚይዝ ኮምፒውተር ነው እውነትን ለመናገር። ብዙ ነገሮችን ይይዛል ኮምፒውተር። ለምሳሌ አንድን ድርጅት አንድ አንድ ማናጀር ወይም አንድ ሀላፊ እዛው ቢሮ ላይ ቁጭ ብሎ ሁሉን ነገር መመልከት ይችላል። ማን እየሰራ ነው ማን እየሰራ አይደለም ማን ላይ የስራ ጫና አለ ማን ላይ የስራ የስራ ጫና የለም ስራውስ እንዴት እየሄደ ነው የሚለውን እቤቱ ቁጭ ብሎ ማየት ይችላል። ሁሉን ነገር ማየት ይችላል። በኮምፒውተር አማካኝነት ኮምፒውተርን ተጠቅሞ ጂፒኤስ ሊሆኑ ይችላል ሌላ ሌላ የቴክኖሎጂ ውጤቶችን ተጠቅሞ ሊሆን ይችላል። ግን ኮምፒውተሩን ብቻ በመጠቀም። እንደዚህ አይነቶችን ጂፒኤስ ምናምን ተጠቅሞ ኮምፒውተሩን ተጠቅሞ ቤት ሆኖ የሚፈልገውን ስራ መስራት የሚችልበት ስለሆነ ኮምፒውተር በጣም አስፈላጊ ነገር ነው። ሌላው እዚሁ ቁጭ ብለን እቤታችን በአንድ ዶርም ወይም በአንድ ክላስ ላይ ሆነን። ከአለም ከአለም ገቢዎች ላይ ተነጋግረን በኢሜል ሊሆን ይችላል በቴሌግራም ሊሆን ይችላል ኮምፒውተርን በመጠቀም። የምንፈልገውን እቃ መግዛት እንችላለን። የምንፈልገውን ነገር ማዘዝ እንችላለን። በዛች በኮምፒውተር ብቻ ዋናኛ ጥቅሙ አስቡት እንግዲህ ትራንስፖርት የለ። የትራንስፖርት ወጪ አታወጣ ጊዜ ማቃጠል የለም። ያቺን ኮምፒውተሯን ብቻ በመጠቀም የምንፈልገውን እቃ መኪናም አልን ልብስም አልን ምግብም አልን በቃ በኮምፒውተሯ ብቻ የምንፈልገውን ነገር መግዛት እንችላለን። ሌላው ጥቅሙ ደግሞ የተለያየ ቤተሰብ መቼም በስራም ምክንያት በተለያየ ምክንያቶች ሰዎች ሚስትና ባል ወይም ልጅና አባት ልጅና እናት ልጅና ቤተሰቦች እንደዚህ ቤተሰብና ቤተሰብ በስራ ምክንያት ወይም በተለያየ ምክንያቶች ተለያይተው የመኖር እድል በጣም ባይለኛው አለ። በአሁኑ ወቅት እሱን ልክ በአካል እንደተገናኙ አስመስሎ አሁን እንደ በኢሞ በቴሌግራም ሊሆን ይችላል። እንደዚህ ፊት ለፊት ያወሩ መነጋገር ራሱ ይሄ አንዱ የቴ የኮምፒውተር ውጤት ነው። ቴክኖሎጂ በቴክኖሎጂ በመታገዝ የቴክኖሎጂ ውጤት ነውና በኮምፒተር ተጠቅመን ነው ይሄንን የምንጠቀመው። በጣም አስፈላጊ ነው። በነገራችን ላይ ኮምፒውተር

እንግሊዘኛ ትችላለህ ወይ? አዎ እችላለሁ። ያው እኔ ዋናኛ የእናት ወይም የእናቴ ቋንቋ አማርኛ ነው በአማርኛ ነው። ቋንቋ የፈተውት ግን እንግሊዘኛ ደግሞ ከአንደኛ ክፍል እስከ ዩኒቨርሲቲ እስከምመረቅ ድረስ እንግሊዘኛ እየተማርን ስለሆነ ያደግን እንግሊዘኛ እችላለሁ። ይኸው እንደ አዲስ አበባ እንደ ውጭ ሀገሮች ፕሮናውንሴሽኑን ጠብቄ አይደለም። ግን እሰማለሁ እናገራለሁ። በአግባቡም በጣም እችላለሁ ባልባልም እችላለሁ። ዞሮ ከሰው ጋር የመግባባት እንደምንም ብዬ ሰባብሬም አንገደግቼም ምንም ምንም ብዬ ከሰው ጋር የመግባባትን እንትኑ አለኝ። ያው በተማርኩ እንትን ነው እንጂ። በነገራችን ላይ እንደ አይነት ቋንቋዎች እንግሊዘኛው ሊሆን ይችላል ሌላ ቋንቋዎች የሚለማዱ በመማር አይደለም። አብሮ በመኖር አብሮ በማድረግ አብሮ ለተቀን በመንቀሳቀስ የሚለመድ ነው እንጂ። ሁሌ በመማር ምናምን የሚለመድ አይደለም። ለየ ቀን ከምትውለው ሰው ጋር የስራ በልደረባ ሊሆን ይችላል የተለያየ ነገር ሊሆን ይችላል። ከምትውለው ሰው ጋር ነው ቋንቋ ሊለመድ የሚችለው። እንጂ እኔ አሁን አስራ ስድስት አመት እንግሊዘኛ ተምሬያለሁ። ግን እንግሊዘኛ አልችልም በቃ ይሄን ያህል አልችልም ማለት ነው። የሚቻለው አስራ ስድስት አመት ተምሮ እንግዲህ አስብ። ግን ከሰዎች ጋር አብሬ እዚያ የዋልኩ ቢሆን ኖሮ። አብሬ የተንቀሳቀስኩ ቢሆን ኖሮ። በጣም ጥሩ ነው።

እስትራቴጂ ማለት እንግዲህ የተለያየ እቅድ ማውጣት ወደፊት ለምንሰራው ነገር ለምናደርገው ነገር። ወደፊት እናሳካዋለን ለምንለው ነገር እቅድ እስትራቴጅ የመንደፍ የማውጣት። በሰአት ሊሆን ይችላል በገንዘብ ሊሆን ይችላል በተለያዩ ነገሮች ከፍለን ከፋፍለን የምናቅደው የምናወጣው ነገር ነው። ስትራቴጂ ማለት ለምሳሌ ይሄ እስከ ዛሬ አስር አመት ሀገራችን ኢትዮጵያ በልጽጋ አሜሪካን መሆን አለባት ከተባለ ይሄ አንዱ ስትራቴጂ ነው። ይኸው ስትራቴጂ ባል ዝም ብሎ እንደዚህ ቅድመ ማውጣት ብቻ አይደለም። በወር በወር በስድስት ወር በአመት በአመት ሊሆን ይችላል። ምን ያህል ሄደናል ምን ያህል አሳክተናል የሚለውን ነገር እየገመገምን የምንሄድበት ነው እንጂ ዝም ብሎ ስትራቴጂውን ብቻ ማውጣት አይደለም። ግን ምን ያህል እየተሳካልን ነው ምን ያህል እየሄደልን ነው። ብለን ሌተ ቀን እያቀድን የምናደርገው ነገር ነው ስትራቴጂ ማለት። በነገራችን ላይ ስትራቴጂ በጣም ጠቃሚ ነገር ነው። ሌት ተ ቀን የምንጎበኘው የምንገመግመው ከሆነ በጣም ጠቃሚ ነገር ነው። ስትራቴጂ

ጣራ ማለት ደግሞ እንግዲህ በእቤት ላይ የሚገኝ ለኛው አካል ወይም ከለይ ያለው ከራሳችን በላይ ያለው የቆርቆሮ ሊሆን ይችላል የ እንደ ሀገራችን ደግሞ ወደ ገጠሩ ማህበረሰብ የሳር ሳር ቤት የሚባል ይሄ ጎጆ ቤት የሚባል አለ ወይም ሳር ቤት የሚባል የሱ ሳሩ ጣራ ይባላል። የቆርቆሮ ቤት ሆኖ ደግሞ እንደዚህ ኮርኔስ የሚባል አለ የሚለብስ ከሆነ ያ ኮርኔሱ ጣራ ይባላል ማለት ነው። ዞሮ እኛ ቁጭ ብለን ወይም ቆመን ከእኛ በላይ በላይ በራሳችን ላይ የሚታየው ነገር ሁሉ ነገር የእንጨትም ይሁን በመራበሪያ የተሰራ ጣራም ይሁን በሳርም የተሰራ ይሁን ግን ከራሳችን በላይ የተገኘው ሁሉ ጣራ ይባላል። እንደ ከተማ እንደበለፀገች ሀገር ወይም እንደ አዲስ አበባ አይነት ብልጽግና ላይ ያለች ሀገርን ስናይ ኮንዶሚኒየም ይባላል። ይሄ ኮንዶሚኒየም ቤቱ አንዱ ቤት በአንዱ ላይ የተደራረበ ነው፤ በላይ በላዩ የተደራረበ ነገር ነው እና ያ የተደራረበው ነገር የስሚንቶ ቢሆንም ግን ከላይ ከራሳችን በላይ ስለሆነ ጣራ ይባላል። እንደ አይነቶች ነው እንግዲህ ጣራ

በጣም የሚያስደስት ርዕስ ነው አሁን የመጣ ማንበብ ይላል ማንበብ በነገራችን ላይ ከምንም በላይ ከማንም በላይ በጣም አስፈላጊ ነገር ነው የሰው ልጅ ካላነበበ ካልተማረ ካላጠና ሰው አይደለም ሰው ሰው የሚሆነው ሲያነብ ነው። የተለያዩ መጽሐፎች አሉ በአሁኑ ጊዜ ደግሞ ምንም ገንዘብ የመግዛት ብቃቱ ራሱ አቅሙ ባይኖረን በኮምፒውተራችን በስልካችን የተለያዩ መጽሐፎችን መጽሐፍ ቅዱስ ሊሆን ይችላል ሊቦለድ ሊሆን ይችላል ስለ ንግድ የሚያወሩ መጽሐፎች ስለ ሳይኮሎጂ የሚያወሩ መጽሐፎች ሊሆን ይችላል። በስልካችን ጭናን የምናነብበት በጣም ቀላሉ ጊዜ ለይ ነው ያለን አሁን አሁን ትውልዱ ካወቀበት የሚድንበት ካላወቀበት ደግሞ የሚጠፋበት ጊዜ ላይ ነው። አሁን ያለነው በነገራችን ላይ እንደ ስል ምን ማለቴ ነው። አሁን ቴክኖሎጂው ብዙ እድሎችን አቅርቦልናል እየመረጥን ማዳመጥ እየመረጥን ማንበብ የኛ እጣፈንታ ነው ካልመረጥን የምንጠፋበት ነው በቃ ይሄ ምንም ጥርጥር የለውም። እና አሁን ማንበብ ሲባል በጣም እኔ ያስደስተኛል በነገራችን ላይ አነባለሁ ይሄን ያህል አንባቢ እንደነ ውሾ ወይም እንደነ ሶቅራጥስ አምባቢ ባልሆንም ግን በወር አንድ መጽሐፍ ሁለት መጽሐፍ አንባለሁ ያስደስተኛል። ምክንያቱም አንተ አንድ መጽሐፍ ስታነብ አንድ ብር ኪስ እንደገባ አስብ የሆነ ብር ኪስህ ላይ እየገባ መሆኑን ማሰብ አለብህ። መጽሐፍ ብር እንዴት እንደምታገኝ እንዴት አይነት ትዕግስት እንደሚኖርህ እንዴት አይነት ስነምግባር እንደሚኖርህ ሊያስረዳህ የሚችል ነው። መጽሐፍ ማለት አሁን ለምሳሌ ስለ ፍቅር በተግባር ላላውቅ እችላለሁ መጽሐፍ ግን በማንበብ ፍቅር ምን እንደሆነ እንዴት አድርጌ መያዝ እንዳለብኝ እንዴት መንከባከብ እንዳለብኝ አውቃለሁ ማለት ነው። በጣም አሪፍ ለምሳሌ እኔ ለመጀመሪያ ጊዜ ፍቅር እስከ መቃብር የሚል መጽሐፍ ነው ያነበብኩት ፍቅር እንዴት እንደሆነ በሱ ነው ያወቅኩት። ፍቅር ዋጋ እንደሚያስከፍል ፍቅር ምን አይነት ጣፋጭ እንደሆነ ለፍቅር ብዙ ነገር መሆን እንዳለ የተረዳሁት ከዚያ በኋላ ነው። እና ማንበብ አሁን ስለ ፍቅር እኔ ሰዎች ላይ ሳወራ አንተ እኮ ፍቅር ሴት ይዤ አላውቅም ትላለህ እንጂ ልምጥ አድርገህ በልተኸዋል ሴቶችን ፈጅተኸዋል ይሉኛል። እኔ በተግባር አይቼው አይደለም ከማንበው መጽሐፍ ከማዳምጣቸው ፖድካስቲንጎች እንደ መጽሐፍ አይነት እንደሚነበቡ አይነት ፖድካስት አሉ እነሱም በ በማዳመጥ ነው ስለ ፍቅር አሁን ያወቅኩትና ሳወራ ልምድ አለህ ምናምን ይሉኛል። ስታነብ ታውቃለህ በቃ አሁን መቼም አለምን ለማወቅ አለምን መዞር አይጠበቅብህም። ልዞርም ብትል ስለማትችል ብዞር ደስ ይለኛል ግን ልዞር ብል ስለማልችል ስለዚህ ያለህ አማራጭ ምንድነው? አለምን የሚቃኙ መጽሐፎችን እየፈለጉ ስለአለም ማንበብ አለም እንዴት እንደሆነች ማወቅ። ተፈጥሮ አሁን ስለ ጨረቃ ስለ ከዋክብት ስለ አንትሮቦሎጂ አጥና ቢባል እየው ቢባል ምንድነው? ቢባል ሄደህ አይደለም መቼም የምትመለከተው እዚህ ሆኖ በመጽሐፍ በማየት በማንበብ ነው ስለ አንትሮፖሎጂ ስለ ጨረቃ ልናውቀው የምንችለው። ስለዚህ ያለው ሁኔታ እንደዚያ ነው።